የምትወደው ቀለም ምንድነው? እጅግ በጣም የምወደው ቀለም እኔ፤ ግራጫ የሚባለው ቀለም ነው። ይሄ ግራጫ የሚባለው ቀለም እንግዲህ የጥቁር እና የነጭ ቀለም ድብልቅ ነው። ጥቁር ቀለም እና ነጭ ቀለም አንድ ላይ ሲደባለቁ የሚሰጡት ቀለም ነው። እንግዲህ መጠኑን አላወቅኩም። በስንት ያህል መጠን እንደሚደባለቅ፤ ነገር ግን ግራጫ ቀለም የጥቁርና የነጭ ቀለም ድብልቅ መሆኑን አውቃለሁ። ምክንያቱም ይሄ ግራጫ ቀለም ሲታይ እጅግ በጣም ያምራል፤ ደስ ይላል ከአረንጓዴ ቀለም ጋራ የተስማማና የተዋሃደ ስነልቦናዊ ስነልቦናዊ ጥቅም አለው። በተለይም ከተማ ውስጥ፣ ወይም አንድ ከተማ አረንጓዴ አካባቢው በአረንጓዴ የተሸፈነ ከተማ ሲሆንና ህንፃዎቹና፣ ቤቶቹ፣ መንገዶቹና፣ የተለያዩ ቁሳቁሶቹ በግራጫ ቀለም የተቀቡ ሲሆን፤ የሚፈጥነው የሚፈጥረው ስነልቦናዊ ስሜት ወይም ስነልቦናዊ አስተሳሰብ እጅግ በጣም ደስ የሚልና ያማረ ነው፤ ምክንያቱም አረንጓዴ ከለሩን አይቶ አረጓዴ ቀለሙን አይቶ እንደገና ግራጫ ቀለሙን ሲያይ የሚፈጥረው የሰላም ወይም የመረጋጋት፣ ደስ የሚል ስሜት ይፈጥራል። ስለዚህ ቀለሞች የራሳቸው የሆነ ስነልቦናዊ ትርጉም አላቸው። ስለዚህ ግራጫ ቀለም ደግሞ የተረጋጋ እርጋታን፣ ሰላምን መረጋጋትን የሚያሳይ ቀለም ስለሆነ፤ ግራጫ ቀለም እጅግ በጣም እወዳለሁ። በተለይም ቤት ላይ ሲቀባ፤ የተለያዩ ህንፃዎች ላይ ሲቀባ፤ በር ላይ ሲቀባ እጅግ ያማረ እና ደስ የሚል፣ የሚስብ ስሜት ይሰጣል ማለት ነው። ስለዚህ አጠቃላይ ግራጫ ቀለም ከአረንጓዴ ቀለም ጋር ያለው ውህደትና መስማማትም እጅግ በጣም ደስ የሚል ስለሆነ፤ ግራጫ ቀለም በጣም እወዳለሁ።

ቀልድ መናገር ትወዳለህ? አዎ እንግዲህ ቀልድ በጣም አወዳለሁ ቀልድ ያዝናኛል። ሰዎች ቀልድ ቀልጄ ሰዎች ሲስቁ በጣም ደስ ይለኛል። ሰዎችን ማዝናናት እወዳለሁ እኔም ደግሞ ቆንጆ ቆንጆ ቀልዶችን እየሰማው ቀኔን ማሳለፍ ደስ ይለኛል። ያው ቀልድ ለሰው ልጅ እጅግ በጣም አስፈላጊ ነገር ነው። ምክንያቱም የሰው ልጅ ሳቅ ይፈልጋል በቀን ውስጥ መሳቅ አንዴም ቢሆን ሁለቴም ቢሆን የሰው ልጅ በቀን ውስጥ መሳቅን ይፈልጋል። መሳቅን ሲሆን ማለት ነው ከልቡ ፈንቅሎ የሚወጣ ሳቅ የደስታ ምንጭ ነው። ስለዚህ ደስታን ከመፍጠር አንፃር ይሄ ሳቅ እጅግ በጣም ጠቃሚና አሪፍ ነገር ነው ለሰው ልጅ ብዬ አምናለሁ። የሰው ልጅ ሲስቅ አንደኛ ውስጡ የተከማቸው መርዛማ የሆኑ አስተሳሰቦች እና ቁጡ የሆኑ ነገሮች ይወገዳሉ። በሁለተኛ ደረጃ ደግሞ የሰው ልጅ ሲሰቅ ያው ራሱን በተፈጥሮአዊ መንገድ እያከመ እድሜውን እየረዘን የሚሄድበት ሁኔታ ነው ያለው። ሌላው እንግዲህ የሰው ልጅ በሚስቅበት ሰዓት። ውስጡ በቃ ይሄ የደስተኝነት ስሜት ወይም የተስፋ የእምነት የፍቅር እነዚህ በጣም ጥሩ የሚባሉ አዎንታዊ የሚባሉ አዎንታዊ የሚባሉ አስተሳሰቦችና ስብእናዎች በውስጡ እየተገነቡና እያደጉ ስለሚሄዱ ሳቅ እጅግ በጣም ጥሩ ነው። ለሰው ልጅ እንደገና ደግሞ ያው ሳቅ የራሱ የሆነ ከነፍስ ጋር ራሱ ትስስር ያለው ነገር ነው። ከስጋ ጋር ብቻም ሳይሆን ከነፍስም ጋር ራሱ ሳቅ እጅግ በጣም ትስስር ያለው ነገር ነው። የሰው ልጅ በሚስቅበት ሰዓት ውስጡ ውስጡ ካለው ውሳጣዊ ነፍሱ ትረካለች ትደሰታለች። ውስጡ የነበረው ጭንቀት ሀሳብ ቁጣ ብስጭት ብሶት የመሳሰሉ አሉታዊ ነገሮች እና አሉታዊ አስተሳሰቦች በሙሉ ይወገዳሉ ማለት ነው። ከዛ ሰው ጭንቅላት ውስጥ ወይም ከዛ ሰው አጠቃላይ አስተሳሰብ ውስጥ ስለዚህ ሳቅ እጅግ በጣም ጥሩ ነገር ነው ለሰው ልጅ ብዬ አምናለሁ። እና ቀልድ ያው ቀልድ የሚባለው እንግዲህ ቀልድ ሰዎችን ለማሳቅ ስለሆነ ቀልድና ሳቅ በአንድም በሌላም የተገናኙ ነገሮች ናቸው። ስለዚህ የሰው የሰው ልጅ የሚስቀው ቀልድ ሲሰማ ነው። ቀልድ በጣም ጥሩ ነገር ነው። የሰውን ልጅ ለማሳቅ ነገር ግን አንዳንድ ጊዜ ቀልድ እጅግ በጣም የማያስቅ ወይ ደግሞ የማያዝናና ወይ ደግሞ ሰውን የሆነ ስሜት ሊፈጥር የማይችል ቀልድ ግን ሲሆን ያው ትንሽ ያስጠላል ያናድዳልም ወይም ደግሞ ጊዜ ማባከን ይሆናል ማለት ነው። ምክንያቱም አንዳንድ ጊዜ እኮ ቀልድ የገቢ ምንጭም ሊሆን ይችላል ለምሳሌ አንዳንድ ሰው ኮሜዲ ሆኖ ኮሜዲያን ሆኖ ወይም ደግሞ ቀልደኛ ሆኖ። የተለያዩ አስቂኝ ድራማዎችን ወይም አስቂኝ የሆኑ ክንውኖችን ወይም ተውኔቶችን በማድረግ በመቀለድ ሰዎች ለሰዎች በመቀለድ ያንን የእሱን ቀልድ የገቢ ምንጭ ማድረግ ይችላል። ስለዚህ ቀልድ መናገር እኔ በጣም ነው የምወደው ደስ ይለኛል። አንደኛ ራሴም እዝናናበታለሁ በዛ ቀልድ ሁለተኛ ደግሞ ሌሎችም ሰዎችንም አዝናናለሁ አስቃለሁ። ሰው ሲስቅ ማየት ደግሞ በራሱ ሌላ ደግሞ የደስታ ስሜት የእርካታ ስሜትን ይፈጥራል ማለት ነው። ስለዚህ እኔ ቀልድ በጣም ነው የምወደው ቀልድ መናገር እወዳለሁኝ።

ምን አይነት ሙዚቃ ትወዳለህ? እንግዲህ እኔ ከምወዳቸው ሙዚቃዎች መካከል እንግዲህ የሬጌ ሙዚቃዎችን ወይም የሬጌ የሙዚቃ ስታይሎችን እወዳለሁ። ምክንያቱም እሬጌ ብዙ ጊዜ አንደኛ እንትናቸው ይሄ የሙዚቃ ቶኑ ወይም ደግሞ ይሄ ምንድነው? የሙዚቃ መሳሪያቸው አጨዋወታቸው ግጥሙ ራሱ ፍቅርን ተስፋን አንድነትን እና አጠቃላይ አብሮነትን የሚናገር ነው። አጠቃላይ እንቅስቃሴያቸው የዳንስ ስታይላቸው እንደገና ደግሞ የሙዚቃው ራሱ እንትን የሙዚቃው መልእክትና ዋና ሀሳቡ ውስጡ ግጥሙ ራሱ። ትልቅ መልእክት ያለው ስለሆነ የሬጌ የሙዚቃ ስታይል ወይም አይነት በጣም ደስ ይለኛል እወደዋለሁ እሱን። እንግዲህ ከማልወዳቸው የሙዚቃ አይነቶች ደግሞ ራፕ ነው። ራፕ እጅግ በጣም አልወደውም ምክንያቱም ብዙ ጊዜ የሚረብሽ አይነት ስሜት አለው ጩኸት አለው። በቃ በጣም እና አንዳንድ ጊዜ ይሄ እንትን አለው ወንጀል እንደ ወንጀል አይነት እንደ ግድያ አይነት እንደ ዝርፊያ አይነት ክንውኖች ይታዩበታል። እና ራፕ ትንሽ የሚከብድ አይነት የሙዚቃ ስታይል ነው እሱን አልወደውም። እኔ ሬጌን የምወድበት ምክንያት የተረጋጋ ነው። ቀስ ብሎ ስልቱ የሙዚቃ ስልቱ ራሱ ደስ የሚልና ለማየት ደስ የሚል ለመስማት ደስ የሚል ነው። ግጥሙም እንደዛው ለመስማት ደስ የሚል ነው። በአጠቃላይ የሬጌ የሙዚቃ ስታይልን ደስ ይለኛል እሱን በጣም አደንቃለሁ። እንግዲህ ሌላው በሀገራችን በኢትዮጵያ አባቴ አንቺ ሆዬ የሚባል አለ። አምባሰል የሚባሉ ትዝታ የሚባሉ እንደዚህ አይነት የሙዚቃ ስታይሎች አሉ። እነሱን በጣም እወዳቸዋለሁ ምክንያቱም አጠቃላይ መልእክታቸውም የድሮ ትዝታ ለምሳሌ የድሮ ትዝታ ወደኋላ ተመልሶ በፊት ድሮ ያለፈውን ትዝታ ወደኋላ ተመልሶ የማውሳት የማንሳት እሱን አንስቶ የመጫወት የዘፈን ስታይል ነው። ሌላው ደግሞ ባቲ አንቺ ሆዬም እንዲህ ኧረ ባቲ ባቲ ባቲ ደንበልዩ የሚል አይነት የሙዚቃ ስታይል ነው። እንደዚህም አይነት የሙዚቃ ስታይል አለ እሱም ደስ ይለኛል። ሌላው ደግሞ እንግዲህ እንደዚህ አይነት አይነቶች የተበሳሰሉ እነዚህን የመሳሰሉ የሙዚቃ ስታይሎች አሉ ማለት ነው። እስቲ ባቲን አንዴ ልበለው መቼም ያው ዙሮ ዙሮ መወያየት የውይይት ርዕሳችን ሙዚቃ ስለሆነ ሙዚቃ ርዕስ ላይ ስለሆነ ኧረ ባቲ ባቲ ባቲ ድንበርዩ ኧረ ባቲ ባቲ ባቲ ደንበልዩ ባቲ ደንበልዩ የሚባል አይነት ሙዚቃዊ ስታይሉን እንደዚህ አይነት ሙዚቃዎችን እንግዲህ እወዳችኋለሁ።

ዜና በመስመር ላይ ታነባለህ? አዎ ዜና አነባለሁኝ መስመር ላይ እንግዲህ የተለያዩ ዜናዎችን አነባለሁ። ምክንያቱም በስልኬ ላይ ያለውን ዜና ነው እማነበው። ያው የወረቀት ዜና ብዙም አሁን ላይ እየጠፋ ስለሆነ በስልኬ ያሉ ዜናዎችን አነባለሁ። ስልኬ ላይ የተለያዩ ብራውዘሮች ላይ የተለያየ የዜና እንትኖች ይመጣሉ የዜና ገጾች ይመጣሉ። እነዛን ገጾች እንግዲህ አንዳንዶቹን አነባቸዋለሁ በስሱ ለማንበብ እሞክራለሁ። ምክንያቱም መንገድ ላይ ስለሆነ ያው አንዳንድ ጊዜ መንገድ ላይ ምቹ አይደለም። የተለያዩ ትኩረትን እሚስቡ ትኩረትን እሚወስዱ እሚረብሹ ነገሮችም ስላሉ። ተረጋግቶ ለማንበብ አይመችም። ያው ጸጥታ ባለበት ቦታ ላይ ከሆነ እንግዲህ መስመር ላይም ቢሆን። እንዲህ አንዳንድ ለምሳሌ እንደመናፈሻ አይነት መስመር ላይ ሆኖ አንዳንድ ቁጭ ብሎ እሚነበቡበት ቦታ እንደ ድድ ማስጫ አይነት ቦታ ላይ። እዛ ላይ ቁጭ ካልኩኝ እንግዲህ የተለያዩ በስልኬ ብራውዘር ላይ አንዳንድ ብራውዘሮች ላይ ለማንበብ እሞክራለሁኝ ማለት ነው። ዜና ያው ዜና ማንበብ ጥሩ ነው። ደስ ይላልው ራስን ከጊዜው ጋር ምን እየሆነ እንዳለ ምን እየተፈጠረ እንዳለ በጊዜው ያ ያንን እንግዲህ ለመረዳትና አውቆ ለመገንዘብ ያግዛልና ስለዚህ ዜና በጣም ወሳኝ ነገር ነው። ዜና ማንበብ ጥሩ ነው አነባለሁኝ። በመዝመር ላይ አነባለሁ ዜና።